በቡድን ወይም ደግሞ በግሩፕ መስራት በጣም ነው የምወደው። እኔ ሲጀመር በቡድን መብላት ሁሉ በጣም ደስ ይለኛል። ይህን በቡድን መስራት ግን ያሳየኝ አንድ አስተማሪያችን ነበር። ከታች አንደኛ ክፍል እስከ አራተኛ ክፍል ያስተማረን መምህራችን ነበረ። ይሄ መምህራችን ደግሞ ይመር ከበደ በመባል ይታወቃል። እሱ በግሩፕ መስራት እንዴት እንዳለብህና በግሩፕ መስራት ጥቅሙንም በደንብ ያሳየኝ እሱ መምህር ነው። በግሩፕ ካልሰራህ ውጤታማ አትሆንም እያለ የሚያሳየኝ። በተግባር የሚያሳየኝ መምህር እሱ ነው። ማትስ ነበረ ሰብጀክቱ ወይም ደግሞ የሂሳብ ትምህርት ማለት ነው። የሂሳብ ትምህርት የሆነ ጥያቄ እየሰራን ያንን ጥያቄ ብቻ ነን እኔ እለፋለሁ ሌሎች ደግሞ ጓደኞቼ በአንድ ሆነው ይረዳሉ። እነሱ ቀድመው ሰጡት እኔ ግን በጣም ፈጣን ነኝ። በርግጥ አብሬ ቀጥ ብዬ ሰጠሁ ግን። ውጤታማ የምትሆነው እነሱ ጋር ብትሰራ በጣም ውጤታማ ትሆናለህ አለኝ። ምክንያቱም አንደኛ የማታውቀውን ነገር ታውቃለህ። ሁለተኛ ትፈጥናለህ። በሶስተኛ ደረጃ መቼም አይጠፋም በግሩፕ ወይም ደግሞ በቡድን የተሰራ ነገር ወይም በቡድንህ አብረህ የሰራኸው ነገር ያነበብከው ነገር መቼም አይጠፋም። ብሎ ነገረኝ። ከዛ በኋላ በቡድን ነው ማንኛውም ነገር የምሰራው። ስራ የምትሰራ በቡድን ነው። ሳጠናም በቡድን ነው። ምግብ ራሱን ለመብላት በቡድን ሲሆን ደስ ይለኛል። በቡድን ከሆነ ስትጀምር እኔ በጣም ብዙ ምግብ ነው የምመገበው ብዙ ምግብ እበላለሁ። በቡድን ከሆነ ነገር ግን ዝም ብዬ እንዲሁ ከሆነ ያን ያክል እኔ እንደውም ምቾት የለኝምም። ብዙም አልበላም። በቡድን ከሆነ ግን ብዙ ምግብ እበላለሁኝ። አሪፍ የሆነ ነገር ነው ያለኝ። እና በጣም ደስ ይለኛል በቡድን ከሆነ። ነገር ግን እንዲሁ ከሆነ ብዙም ስራው ራሱ አይጥመኝም። በርግጥ ብቻዬንም ስራ እሰራለው ግን። በቡድን ሲሆን ደግሞ በደንብ ይሰራል ስራውም ስራውን ደግሞ ቶሎ የማለቅ እንትን አለው። በእርግጥ እኔ አሁንም አስተማሪ ነኝ ተማሪዎቹ በቡድን እንዲሰሩ ነው የምፈልገው። ብዙ ጥያቄዎችን የምሰራው እኔ ለብቻ ለብቻ የሆነ አሳይመንት አልሰጥም ወይም ደግሞ ኢንዲቪዥዋል አሳይመንት የሚባለውን ነገር አልሰጥም። ነገር ግን የግሩፕ አሳይመንት የሚባለውን ነገር እሰጣቸዋለሁ። የግሩፕ አሳይመንት የሚባለውን ነገር እሰጥና ወይም ደግሞ የቡድን አሳይመንት የቡድን ስራ ብዬ እሰጣቸዋለሁ። የማስቀምጣቸው በቡድን ነው። በቡድን በቡድን አድርጌ የዌብሳይት ወይም ደግሞ የድህረ ቤተሰብ አበልጻጊ መምህር እስከ መሆኔ ድረስ በግሩፕ በግሩፕ አድርጌ እሰጣቸዋለሁ ያንን ስራ ያንን ስራ የሰጠኋቸውን ስራ ጠንቅቀው ይሰሩኛል ከዛ በኋላ ምርጥ ይሆንልኛል። ስራውን በደንብ አሪፍ ነው። በዛ ላይም ደግሞ ሰነፎች አብረው ከጎበዞቹ ጋር እኩል የተወሰነ እንኳን ይራመዱልኛል ማለት ነው ፋተናውንም አሪፍ ይሰሩልኛል የተወሰነ ግማሽም ቢሆን ይሰሩልኛል። ካልሆነ ግን ብቻቸውን የሚሰሩ ከሆነ ሰናፎቹ ተማሪዎች እዛው ይቀራሉ ጎበዞቹ ግን ነጥረው ይሄዳሉ። ነገር ግን ጎበዞች ደግሞ በደንብ ጎበዝ የሚሆኑት በቡድን ለጓደኞቻቸው ጋር የተለያዩ ጥናቶችን ሲያጥኑ ሲያስረዱ መቼም አይረሳም። ያ በቡድን እንትን ያለው ነገር አይረሳም። ለዛ ነው እኔ ተማሪዎቼ በቡድን እንዲሰሩ እንፈልግ እኔም መምህራኖች ጋር በእርግጥ መምህራን ቡድን ነው የምሰራው። ሌሎችም ስራዎች እሰራለሁ በርግጥ እነዚህ የዩቲዩብ የቪዲዮ ኤዲቲንግ እነዚህ እነዚህ ስራዎች ሰራለሁ እነዚህ እነዚህ ስራዎች ስሰራ በግሩፕ በግሩፕ ነው የማሰራው። በግሩፕ አሰራለሁኝ። በግሩፕ የተሰራ ነገር ደግሞ ወይም ደግሞ በቡድኔ አሰራለሁኝ በቡድኔ የተሰራ ነገር ደግሞ አሪፍ ይሆናል አሪፍ የሆነው ውጤት ይወጣዋል። ስለዚህ እኔ ገና ከልጅነቴ ጀምሬ አንደኛ ክፍል ሁለተኛ ክፍል ጀምሬ በቡድን ነው የማሰራው። በቡድን ነው የማሰራው። በቡድን ነው የምሰራው ቴንኪው ዛሬ ቻች ትሰማዋለህ ትሰማዋለህ አካል